ስራህን ትወዳለህ ለምለው ስራውን በጣም ነው የምወደው። ማለት አንድን ስራ ወድጄ እና ፈቅጄ ስራ ነው የምሰራው እና ስራ ሰው ከሰራ ነው የምለወጠው የምቀየረው። ስራ ነው አንድ ሰውም ደግሞ የሚያከብረው ለዛ ስራ መስራት ግድ ይለኛል ማለት ነው። ስራ የማይሰራ ሰው አብዛኛውን ጊዜ ስነፍ ነው የምሆነው። ስራ የሚሰራና የማይሰራ ሰው በጣም ልዩነት በጣም ከፍተኛ ነው ማለት ነው። አሁን ስራ የምሰራ ሰው ትክረቱና አእምሮ አቅጣጫ ያለው በስራው ላይ ነው። ሰራ የማይሰራ ሰው ምንድነው? በቃ ስለ ሰነፍ ነው የሚያወራው ነገር የምናገረው ነገር የሚሰራው ነገር በቃ ተንኮል ክፋት እና መጥፎ መጥፎ ነገሮች ናቸው ማለት ነው። መሰረት ስለዚህ ስራ መስራት በጣም ማለት ሰውን የሚያስከብር እንጂ የሚያስንቅ አይደለም። እና ስራ ትንሽ ይሆን ትልቅ ሳያማርጥ ስራ መስራት ግድ ይላል ማለት ነው። አንድ ሰው ለመለዋወጥ ከፈለገ። ለመኖር ለመለዋወጥ ከፈለገ። ስራን ሳያማርጥ መስራት አለበት ማለት ነው። ስራውን ሲሰራ ግን አንድ ወሳኝ ማለት ማወቅ ያለበት ነገር ምንድነው? ይሄ ስራ ማለት ይሄ ውጤቱ ምንድ ነው የምለውን ነገር ማየት ግድ ይላል ማለት ነው። አንድ ውጤት የማይታወቅ ነገር መስራት በጣም ከባድ ነው ማለት ነው። ስለዚህ ስራ መስራት ሳያማርጥ ስራ መስራት ማለት አሁን ለምሳሌ የሚጠቅመውን ነገር ራሱ መርጦ መስራት አንድ አስፈላጊ ነገር ሆኖ ሳለ። ስራውን ለምሳሌ አማራጭ ክለሌ። ስራ ሰርቶ መለወጥ። ግድ ከሆነበት ግድ የግድ ስራ መስራት አለበት ማለት ነው። ስለዚህ ማንኛውም አይነት ስራ ይሁን። ራሱን ዝቅ አድርጎ መስራት ግድ ይላል ማለት ነው። ሰው ስራ መስራት ያስከብራል እንጂ አያስንቅም ወይም የሚያስንቅ ነገር የለም። እና አብዛኛው ሰዎች ስራን ከመስራት ይልቅ አውርቶ አደር መሆን። ወይም ይህ ሰው ሌላው የሰራውን ይሄ የለፋን መውሰድ ምናምን በቃ ብልጥ ብልጥ ሆኖ ለመጫወት የሚፈልጉ ብዙ ሰዎች። ሊያጋጥሙ ይችላሉ። እና እነዛ ሰዎች ስራን የሚበድሉ እና ስራን በጣም ነው የሚበድሉት። ግን በጣም ማለት ያው ጥቅማ ጥቅም ምናምን ሲመጣ አንደኛ ለመሆን የሚፈልጉ ማለት ነው። ሶ ይሄ በጣም የሚያስጠላና ከሰው ልጅ የማይጠበቅ ተግባር ነው። ስለዚህ ያን እንትን ለማለት ለማጥፋት ስራ ማንኛውም ሰው ስራ መስራት ተወጥሮ መስራት እንደውም አስፈላጊ ነገር ነው። ስራን መናቅ ስራን እንትን ደግሞ እንትን ማለት በጣም መጥፎ ነገር ነው። ስለዚህ ስራ ስራ ወይም ሰው አጠገቡ ስራ ሲሰራ ስራውን የሚሰራውን ሰው ማክበር ስራውን ማክበር የሚያወራው ነገር ካለ በአክብሮት መናገር እንጂ ትንሽ ስራ ስለምሰራ መናቅ። ትልቅ ስራ ስለሚሰራ የሌለ አክብሮት መስጠት ልክ አይደለም

የስራ ግዜ ገደብ ታስተካክላለህ የምለው ጉዳይ አዎ እኔ ስራ ግዜ ገደብ አዎ አስተካክላለሁኝ። ማለት አንዳንዴ ፕሮግራም የመዛባት ነገር የምፈጠር ከሆነ የስራ ግዜ ገደብ ታስተካክላለህ የምለው ጉዳይ አዎ እኔ ስራ ግዜ ገደብ አዎ አስተካክላለሁኝ ማለት አንዳንዴ ፕሮግራም የመዛባት ነገር የምፈጠር ከሆነ መከታተል መቆጣጠር ምናምን እንዲያመች ምን ማድረግ አለበት? እቅድ ማውጣት አለበት ያ እቅድ ደግሞ ጊዜ ሰሌዳ ጋር መሄድ አለበት ለዛ ጊዜ ሰሌዳው ደግሞ ድንገት የሚበላሽ ከሆነ ምናምን የሆነ ነገሮቹ ተጨማሪ የሚያስጨምር ድንገት ሊኖር ይችላል። ድንገት ከዛ ደግሞ መውጣት ያለበትን ነገር ካለ ያው የስራ ጊዜ ሊስተካከል ገደቦቹ ምናምን ሊስተካከሉ ይችላሉ። ስለዚህ ወጥ የሆነ ነገር የለም በዚህ አለም ላይ ማለት ሁሉም ነገር የሄደ ማለት እንደ ሁኔታው የምሆን ነገሮቹ አብዛኛውን ጊዜ የምታየው ነገሮች ናቸው። እንጂ አሁን ለምሳሌ ድሮ የሚሆን ነገር እና ድሮ የሆነዉን ነገር ለትምህርት የማይሆን ነገር ዝም ብሎ የተካተተ ለምሳሌ አንድ መምህር የተካተተ ማለት በኮርሱ ውስጥ ተካትቶ ሳለ የሚያስተር ከሆነ እንግዲህ መምህሩ ምንም የሚያደርግ ነገር የለም ማለት ነው የተለመደ ነገር ነው። ግን በጣም ማለት የሆነ ነገሮችን እንትን ለማለት በጣም የሚደብር ነገር ድንገት ሊኖር ስለሚችል ያኔ ለማስቀረት ድንገት ሊቀይር ይችላል። ልክ እንደዛ እኔም ብሆን የራሴን ፕሮግራም ድንገት መውጣት ከፕሮግራሙ መውጣት ያለበት ነገር ካለ አወጣለሁኝ። መጨመር ካለበት ነገርም ካለ በዛ ላይ መጨመር እና ትክክለኛ መንገድ አላማው ምን እንደሆነ የፕሮግራሙ አላማው ወይም ማለት የሚሰራው ስራ የስራው አላማ ምን እንደሆነ አላማውን የሚስ ማለት ከአላማው የምወጣ ነገር ምናምን ካለ ድንገት ማውጣት ከአላማው ጋር የሄደ ድንገት የቀረ ነገር መጨመር ያለበት ነገር ካለ መጨመር ምናምን ያስፈልጋል። እንጂ ሁሉንም ነገር መተው ልክ አይደለም ሁሉም ነገር ደግሞ መውሰድ መቀበል ልክ አይደለም። እና ለዛ አስፈላጊ የሆኑ ነገሮችን ነጥቦችን ብቻ መውሰድ ለምሳሌ ለስራው አመቺ እንዲሆን ያደርጋል ማለት ነው። ስለዚህ ደና ደና የሆኑ ነገሮችን ማለት ለስራው ከስራው ጋር ከስራው ባሀሪ ጋር የሚሄድ ነገሮችን መውሰድ ያስፈልጋል። ግን ዝም ብሎ ከመሬት ተነስቶ የሆነ ነገሮችን ማድረግ ልክ አይደለም። መጨመር የሌለበትን ነገር መጨመር የለበትም መጨመር ያለበትን ማስቀረት የለበትም ነገር ማስቀረት የለበትም። ስለዚህ እንደዛ አይነት ነገሮችን ማስተካከል የለም መቃኘት መከታተል አስፈላጊ ነገር ነው።

የትኛውንም ባህላዊ ምግብ ትወዳለህ ለሚለው ጉዳይ እኔ የትኛውንም ባህላዊ ምግብ እበላለሁኝ ነገር ከ ማለት ከባህሉ ያፈነገጠ ነገር አይሁን እንጂ ባህላዊ ነገሮችን ከነገር የማይስማሙ ቢሆንም እንኳን አንዳንዴ ባህሉን ለማክበር ምትበላው ነገር ይኖራል የሚጠጣው ነገር ይኖራል። እና ያን ነገሮችን በጥሞና ማለትና መከታተል አስፈላጊ ነገር ነው። አሁን ለምሳሌ ቻይና ወደ ቻይና ሀገር ስንል ቻይና ላይ ምን ይደረጋል? እባብ ይበላል። ሌሎች ውሻ ምናምን ይበላል እኛ ጋር ስንመጣ። በባህላችን በጣም ነውር እና ጸያፍ ነገሮች ናቸው። እና ግን ወይ እዛ በጣም ውድ ምግብ ተብሎ ማለት አይነት ምግብ አይነት ነው። እና በአንተ የባህል ልዩነቶች አሉ እና የትኛውም እንግዲህ እኔ አሁን ቻይና የሚሄድ ከሆነ እንግዲህ ባህሉን ማክበር አለብኝ። ምግቡን ባልበላም አሁን ለምሳሌ እነሱም ባሄድ ለማክብር ያህል ሌሎች አሁን ለምሳሌ ባህሉን አክብሬ እንግዲህ ሌላ ምግብ ማለት እኔ የምወደው አይነት የሆነ ድንገት ሌላ ምግብ ካለ መብላት እንጂ ባህሉን እንትን አለማድረግ ልክ አይደለም። አሁን ለምሳሌ ሁሉም ባህል ይወሰዳል ማለት አሁን በአንደኛው አንደኛው ጋር ልክ ሆኖ አንደኛው ጋር ያባህል እንዴ ርኩሰት እና እንደ መጥፎ ነገር ሊሆነው ሊታይ ይችላል። ልክ አሁን በኢትዮጵያ ውስጥ ውሻን እንደማይበላ ሁሉ በሌሎች ሀገራትም ለምሳሌ ኢትዮጵያ ውስጥ ውሻ አይበላም እንደ ፈረስ ምናምን አይበላም። ብሬላ ወይም ያልቢ የአልቢ እንስሳትና ምናምን ሊበሉ ይችላሉ። ግን ወዲያውኑ ሌላ ሀገር ሲነድ ኔዘርላንድ አካባቢ ምን ይደረጋል? አሁን ለምሳሌ ውጤት ላም ምናምን አይበላም ላም በሬ ምናምን ታርዶ አይበላም ነውር ነው። እነሱ ጋር እነሱ ጋር ፈረስ በቅሎ ምናምን አይነት ነገሮችን ነው የሚበሉት። እና ያ ማለት የባህሌ ልዩነትም አለ። ነገሮችን እንግዲህ ማለት አሁን ሰው የሚበላውን ነገር በርግጥ የመብላት አንድ ነገር ሆኖ ግን ከባህሉ አሁን ለምሳሌ እኔ ስበላ ሌላው ተሰናክሎ በኔ እንትን ከሆነ ልክ አይደለም ማለት ነው። ስለዚህ አንዳንዴ ባሂሉንም ወጉንም የሌላውንም ባሂል ወግ ማክበር እና መከባበር በጣም አስፈላጊ ነገር ነው ማለት ነው። ስለዚህ እኔ ራሴን እንትን ማለት እኔን ከፍ አድርጌ ያኛውን ዜግ ማድረግ የለብኝም ስለዚህ ቦን ልክ እንደዛ ማለት ነው። አሁን እኔ ጋር የትምህርት ኢትዮጵያ እንደ ኢትዮጵያ የተለያየ የተለያየ የባህላዊ የምግብ ሁኔታዎች የምግብ ስታይሎች አሉ ማለት ነው። ግን ሌላ ሀገር ስኔድ ልክ እንደዛ ላይሆን ይችላል። የተለያዩ ነገሮች እንግዲህ አሉና ባይሉን ማክበርና ያው ምግቡንም ብሆን ማክበር አስፈላጊ ነገር ነው። ማለት ከባህሉ አንፃር